እንደውም በእግርህ ምን ያህል ርቀትች መሄድ ትችላለህ? ወይም ርቀት ምን ያህል ትችላለህ በጣም በብዙ ነው በመንገድ? በበግሬ ምን ያህል ርቀት በጣም ብዙ ርቀት እጓዛለሁ እንደውም አሁን እየተጓዝኩ ነው በእግሬ ቢያንስ ከሶስት ሰዓት ያህል ምናምን ተጉዣለሁ ይመስለኛል። በጣም ብዙ መንገድ እጓዛለሁ። በእግር ግን በነገራችን ላይ በእግር መንገድ መጓዝ ብዙ ጠቀሜታዎች አሉት የተለያየ ጤና የሰውነት የተለያየ የሰውነታችንን የተለያየ ጥሩነክ ጤና የጤና ጥቅሞች አሉት። ስለዚህ ደግሞ ያንን በእግሬ እጓዛለሁ። ብዙ ጊዜ እንደኛ በተለይ በገጠሩ ማህበረሰብ እንደ ኢትዮጵያ ክፍል እንደ ኢትዮጵያ ክፍል በገጠር ማህበረሰቡ አብዛኛውን ወደ ገበያ ወደ ዘመድ ወደ ተለያዩ ቦታ ሲያደርግ በእግሩ ነው የሚንቀሳቀሰው። ምክንያቱም የተለያዩ ትራንስፖርት ወይም የህዝብ አገልጋይ መኪናም ወይም የተለያየ ነገር የምንላቸው ስለለለ አብዛኛው ማህበረሰብ የእግሩን ጉዞ ይወዳል። ግን እኔም ከዚህ የተማርኩት የእግር ጉዞ በጣም ጠቃሚ መሆን ሀቅ ያለው። ምክንያቱም በተለይ ያው በገጠር ማህበረሰብ ስናይ በእግር መሄድ ምናምን የሚያዘወትሩ ማህበረሰቦች የተለያዩ በሽታ ተሎ አያጠቃቸውም። የስብ ምናምን የቅባት ሰውነታችን እንትን የሚለውን እሱ በሽታ እነዛን ሰዎች አያጠቃቸውም። ምክንያቱም እዛ ሰዎች የሚያደርጉት እንቅስቃሴ ስፖርት ማለት ነው። ሰውነታቸውን እንትን ያደርጋሉ ምናምን እኔም ከዛ እንትን ስላየሁ በእግሬ ብዙ መንገድ መጓዝን ልምድ አድርጌያለሁ እጓዛለሁ። ምክንያቱም አብዛኛው ማህበረሰብ በእግሩ ስለሚጓዝ እኔም በእግሬ መጓዝም በጣም ነው የምወደው። ሳይበዛ ቢያንስ ሁለት ሰዓት እና እስከ አንድ ሰዓት ተኩል እንዲያም ካለ እስከ ሶስት ሰዓት ላደርግ እችላለሁ እጓዛለሁ

ዋይፋይ እጠቀማለሁ አዎ ዋይፋይ በጣም ነው እጠቀማለሁ ምክንያቱም አብዛኛውን ማህበረሰብ ወይም አብዛኛውን ስራዬን አክሰስ የማደርገው በዋይፋይ ነው። ዋይፋይ ለአገልግሎት ፈጣን ነው የተለያዩ ነገሮችን ለመጫን በጣም ያገለግላል ስለዚህ እኔ ደግሞ ዋይፋይም ተጠቃሚ ነኝ። ግን አብዛኛውን ጊዜ ዋይፋይ ከማይገኙባቸው አካባቢ ወደ ገጠር ማህበረሰብ ወይም የእግር ጉዞ ሳደርግ በዳታ ምናምን መጠቀም እሞክራለሁ። ግን ለዋይፋይ ለማህበረሰቡ በተለይ ለትላልቅ ድርጅቶች ዋይፋይ ጠቃሚ ነው ወሳኝ ነው። አብዛኛው ማህበረሰብም ዋይፋይን ይጠቀማል። በተለይ ከተማ አካባቢ ትላልቅ ካፌዎች ትላልቅ ሆቴሎች ዋይፋይን በደንብ ነው የሚጠቀመው። ስለዚህ እኔ ደግሞ ያው ባይበዛም ከተማ ስገባ ወይም እንደዚህ ሳደርግ ወይም ከስልኬ ዳታውን አብርቼ ወደ ስል የዛኛው ወደ ሌላ ስልክ ዋይፋይ ሼር አድርጌ እጠቀማለሁ። ምክንያቱም ዋይፋይ እና ዳታ ስንጠቀም በጣም ትልቅ ልዩነት አለው። ዋይፋይ መጠቀማችን ደግሞ ብዙ ጠቀሜታ አለው ብዙ ነገር እንጠቀማለን ስለዚህ ዋይፋይ በጣም ወሳኝ እና ጥሩ ነገር ነው። አክሰስ ለማድረግ የተለያዩ ስራዎችን ለመስራት ወይም ፈጣን ነገር ለማድረግ ዋይፋይ በጣም ወሳኝ እና አስፈላጊ ነው ብዬ አምናለሁ

ያው እንግዲህ እንደኔ ቤት ልዩ የሆነ መቀመጫ የለም ምክንያቱም አንድ አይነት ናቸው ሶፋ ነው። ምጠቀም እንዲህ አይነት ልዩ ወንበሮች የሚታዩት በትላልቅ መስሪያ ቤት ወይም በትላልቅ ሰዎች አካባቢ ይታያል። ግን ከእኔ ቤት እንዲህ አይነት ልዩ ቤት ወይም ልዩ መቀመጫ የምላቸው የለኝም። አይ ሶፋ ነው በቃ ሶፋ ነው ኦሬዲ የምቀመጠው ወይም ቤተሰቦቼ ሲመጡ ከሶፋ ነው የሚቀመጡት ይሄ ነገር እንደኔ አብዛኛው ማህበረሰብ ወይም ቢሮ ወይም የተለያዩ ቦታ ሲኬድ እንዲህ አይነት መቀመጫዎች ይታያሉ። ስለዚህ እኔ ደግሞ እንዲህ አይነት ነገር ብዙ ጊዜ አይቼም አላቅም ተጠቃሚም አይደለሁም እየተጠቀምኩም አይደለሁም። ግን ብንጠቅመው ቢጠ ብን ብን ለመጠቀም ያው ይከብዳል ይመስለኛል ዋጋው ምናምን የተለያዩ አክሰስ ለማድረግ ወይም የተለያዩ ገንዘቦችን ያኑ አጠራቅሞ ያንን ወንበር ለመግዛት ትንሽ የሚከብድ ይመስለኛል። ወይም ያንን መቀመጫ ለማድረግ እንደኔ ምንም እንዲህ አይነት ነገር አልጠቀምም። ሁሉም አንድ አይነት ናቸው ከለራቸውም የወንበሮች የመቀመጫዎቹ ልብስም አንድ አይነት ነው። ያው ትንሽ ልዩነት የሚኖረው ከትልቅና ትንሽ ተብሎ ሊለይ ይችላል። ምክንያቱም ትንሽ መቀመጫ ወይም ትልቅ መቀመጫ ተብሎ ሊለይ ይችላል እንዲህ አይነት ነገር ሊኖር ይችላል። እንደዚህ አይነት ነገር ከእኔ ጋር የለም። ሁሉም አንድ አይነት መቀመጫ ነው ያሉኝ። ስለዚህ ወይም በእንትናቸው በ ምንድነው በክብደታቸው ወይም በስፋታቸው ልንለካቸው እንችላለን አንድ ወንበር ትልቅ ነው ትንሽ ነው ብለን ልንሰፋውና ወይም ልንለካውና ልናየው ልንገምተው እንችላለን። እንጂ እዛ ውጪ የተለየ ወንበር እኔ ጋ አልጠቀምም።

ሙዚየም በጣም መሄድ እወዳለሁ ሙዚየምም የተለያዩ ነገሮች ስለሚገኙ ታሪክንም ብዙ ነገር የያዘ ስለሆነ እወዳለሁ በጣም ነው ሙዚም መሄድ የምወደው ግን እንደዚህ አይነት ነገር አጋጥሞኝ አያውቅም እስካሁን ሙዚየም ሄጄ አላውቅም። እንግዲህ ሙዚየም ስንል የተለያዩ ሙዚየሞች ቅርሶች ድሮ እቃዎች የተለያዩ እቃዎች የምናገኝበት የትላልቅ ሰዎች ፈቶ የምናገኝበት በጣም ትላልቅ ነገሮችን የምናይበት ሙዚየም ማለት እንደኛ ማህበረሰብ ወይም እንደአንድ ሀገር ዜጋ ብዙ ነገር የሚሰራበት ብዙ ነገር ሰርተው የቆዩ አባቶች ፎቶ ወይም የቆዩ አባቶች እቃዎች የድሮ እቃዎች ምናምን የሚቀመጥበት ነውና በጣም እንዲህ አይነት ቦታዎችን መሄድ እፈልጋለሁ ግን እስካሁን አልሄድኩም። አብዛኛው ብዙም ማህበረሰቦች ግን ይሄዳሉ ምክንያቱም እንደዚህ አይነት ሙዚቀን ቦታ ጥሩ ነገር ይገኛል ለጥናት ለተለያዩ ሪሰርች ስራዎች ወይም ጥናት የሚያካሂዱ ሰዎች ይፈልጉታል እንዲሁም ደግሞ የተለያዩ ጎብኚዎች ምክንያቱም አቅርሳቸውን ለማወቅ ወይ የሆነ ነገር እንትን ለማለት ለማየት ይሄዳሉ። ለምሳሌ ወርቅ ብር መስቀል የተለያዩ የዱረቃዎች የምንላቸው እዛ ውስጥ ይገኛሉ እኛ በግል የማናገኛቸው ግን ሃንድ ላይ ሆኖ እንደ ሃንድ ላይ ሆኖ እናገኛቸዋለን ምክንያቱም ይሄን እቃ ማንም ሰው ቢፈልግ ወይም ማየት ቢፈልግ የማያገኝበትን እቃ ሙዚየም ውስጥ መጎብኘትና ማየት ይቻላል። እኔም ሙዚየም ማየት እና ሙዚየም መጎብኘት በጣም ፍላጎት አለኝ ግን እስካሁን እንዲህ አይነት እድል አላጋጠመኝም።

ቀልድ መናገር ትወዳለህ? እኔ ቀልድ ብዙን አልችልም ምክንያቱም ቀልድ ለመናገር ተሰጥቶ የሰው ልጅ ይኖረዋል። ምክንያቱም የእያንዳንዱ የራሱ ተሰጥቶ አለው እኔ ደግሞ የቀልድ ተሰጥቶ የለኝም ወይም የቀልድ አቀላለ አቀላለድ አልችልም። አብዛኛውም ማህበረሰብ እንዲህ አይነት ነገሮችን የሚያደርግ ቀልድ መቀለድ የሚችልተሰጥቶ ሲኖረው ነው። ተሰጥቶ ስንል የሆነ ሰው ቀልድ የሆነም ወይም አስቆ የሚቀልድ ሰው አለ። የሚያስቅ ነገር ተናግሮ ሰው ደግሞ የማይቀልድና ነገሮችን የማያስቅ ሰው አለ። እንደኔ ደግሞ ነገሮች ወይም ተናግሬ ወይም ነገሮችን ቀልጀ አይሳቅልኝም ማለት ይቻላል። አብዛኛውም ቃላቶችንም በደንብ ገጣጥሞ የመናገር ወይም ሰውን የሚያስቅ ነገር መፍጠር አልችልም። ተሰጥቶ ወይም የተሰጠሁት ነገር የለም። እንደዚህ አይነት ነገር አብዛኛውን እንደዚህ አይነት ነገሮች የሚናገሩ ሰዎች የራሳቸው ተሰጥቶአላቸው የራሳቸው የሆነ ነገር አላቸው። ምክንያቱም ይሄን ነገር ለመናገር ሰውን የሚያስቅ ነገር ወይም ሰውን ይሄን ነገር ያስቅልኛል ብለው ሲያስቡ እንዲህ አይነት ነገር አብዛኛው ሰዎች ይናገራሉ። እኔ ደግሞ እንዲህ አይነት ነገር ተሰጥቶ የለኝም። ያው ሁሉም ነገር ተሰጥቶ ያስፈልገዋል አንድን ነገር ወይም ቀልዶ ሰው ለማሳወቅ ወይም ወተን የሆነት ነገር ለማድረግ የተራሱ የሆነ ተሰጥቶ የራሱ የሆነ ስራ ወይም የራሱ የሆነ ፈጠራ ስራ ነው። ብዬ አስባለሁ እያንዳንዱ የራሱ የሆነ ሂደት አለው። ቀልድም ቀልድ መናገር ወይም ቀልድ መናገር የሚወድ ሰው አለ የማይወድ ሰው አለ ተቀልዶ የማይሳቅለት አለ። ቀድሎም ቀልዶም የሚያስቅ ሰውየለ አለ። ሳይቀልድም ዝም ብሎ እንደው የሚስቅለት የሚሳቅለት ነገር አለ። እና እኔ ቀል ልድ መናገር አልችልም። ያው እንደዚህ አይነት ነገር ነው ባህሪ የተለያየ ሰው ባህርይ

ኦ እንግዲህ ምን አይነት ዳቦ ትወዳለህ? እንግዲህ እኔ የምወደው ዳቦ በተለይ በእጅ ይሚጋጋር ማሽን ያልነካው ዳቦ እወዳለሁ። እንዲሁም ገብስ የሚባል ኤል አለ በእኛ አካባቢ የእሱ ዳቦ በጣም ይመቸኛል። ገብስ እንግዲህ የተለያዩ የጤና ጥሞች አሉት እናም በጣም ወሳኝ እህል ነው የገብስ ዳቦ እወዳለሁ። አዛም እንደዚህ በባህል ጊዜ ወይም ቤተሰብ ምናምን የሚጋገር ዳቦ ለየት ያለ ምንም ኪሚካል አልተጨመረበት በቃ ንጹህ የሆነ ለሰውነት የሚስማማ እሱ አይነት ዳቦ እወዳለሁ ተጠቃሚም ነኝ። እንደዚህ አይነት ዳቦ እወዳለሁ ግን አብዛኛው ማህበረሰብ ደግሞ የሚጠቀመው ፋፍሪካ የገቡ ዳቦዎች ወይም በማሽን የተጋገሩ ዳቦዎች ምናምን እንደዚህ ሽግ ዳቦዎችን ይጠቀማል ግን እነዛ ደግሞ ለጤና ጠቃሚ አይደሉም ብዬ አስባለሁ። ምክንያቱም ብዙ ኬሚካል ይጠቀማሉ ብዙ የሆነ ፋፍሪክየት ወይም ብዙ የሆነ ማሽኖች ገብተው ነው የሚዘጋጁት እና እነዚህ እነዚህ አይነት ዳቦዎች ለጤና ጥሩ አይመስሉኝም። እኔ ደግሞ የምወደው ዳቦ የራሱ ፍላጎት አለው። እና እኔ ደግሞ የምወደው ዳቦ አይነት በተፈጥሮ ወይም በተፈጥሮ ለምሳሌ አንድ ወይም አንዲት እናት ገብስን ለማዘጋጀት ተፈትጋ ወይም አድርጋ በእጇ ብቻ አዘዋይታም ተቀርቦ ዳቦ በጣም ሌት ያለ ለየት ያለ የዘቱን ሳይለቅ ወይም የራሱን ንጥረ ነገር ሳይጠፋ ወይም የራሱን ዘይት ሳይጨርስ በጣም ይዘጋጃልና። የዚህ አይነት ዳቦ ማህበረሰቡ ቢጠቀም እንደኔ ተጠቃሚ እንደኔ ቢጠቀም እኔም ተጠቃሚ እኔ ግን ሌላው ማህበረሰብ ላይ ነን ነገር ቢጠቀም ባይ ነኝ እንደኔ እኔም ተጠቃሚ

አዎ በየትኛው ቀን ወደ ገበያ ትሄዳለህ? እንግዲህ የኔ ራሴ እቅድ የለኝም። ምክንያቱም ወደ ገበያ ቀን መቼ እሄዳለሁ ምናምን የምለው። አብዛኛው ማህበረሰብ እንደኔም ወይም ገበያ ቀን ተጠብቆ የሚኬድበት አለ። ለምሳሌ እንደኛ እንደ ኢትዮጵያ የገበያ ቀን የምንጠቀመው ቅዳሜ ሮብ ሀሙስ ማክሰኞ እንዲህ አይነት ነገሮችን እንጠቀማለን። አብዛኛው ማህበረሰብም በእነዚህ ቀናት ገበያ እየወጣ ገበያውን የሚገበይ ወይም ከገበሬ ወይም ከነጋዴው ጋር የሚገናኝበት እና የሚፈልገውን ነገር ገዝቶ የሚመጣበት ቀን ነው። እኔም እንዲህ አይነቶች ነገር እወዳለሁ። ምክንያቱም የተሻለ ነገር ለማግኘት የተሻለን ነገር ለመግዛት ጥሩን ነገር ከገበሬ ለመግዛት ወይም ወደ ጥሩ የሆነ ገበያን ወይም ሂዶ እንትን ለማለት እንዲህ አይነት ነገር ያስፈልጋል። እኔም የምሄደው ወደ ገበያ የምሄድበት ከቀን አብዛኛውን ጊዜ ሮብና ቅዳሜ ነው። እንደኛ ማህበረሰብ ወደ ገበያ የሄድኩበትም እኒህን ቀንም የመረጥኩበት ምክንያትም አብዛኛው ማህበረሰብ ለዛ እሁድና ቀዳሜ ነው። እንግዲህ ሶሪ ቅዳሜና አሮብ ነው። ወደ ገበያ የተለያዩ ከብቶችን በጎችን ወይም የእህልአዝሬትን አትክልቶችን ሽንኩርቶችን ይዞ የሚመጣውና እኔ ደግሞ እንደዚህ አይነት ነገር ለመግዛት ሳስብ ሮብና ቅዳሜን አስባለሁ ወይም ሮብና ቅዳሜ ሂጄ ገበያ አደርጋለሁ። እገዛለሁኝ እንደዚህ አይነት ነገሮች አብዛኛው ማህበረሰብ ቀንን ጠብቆ ወይም የሚሄድበት ሁኔታ አለ። ግን አብዛኛውን ጊዜ ደግሞ የተለያዩ ተራ ቀኖችም ወይም ሰኞ ማክሰኞ የምንሄድበት ቀን ምክንያቱም ዕለታዊአስ ቤዛ ሽንኩርት ቲማቲም ወይም ዘይት ቡና እኒያን ነገሮች ለመግዛት ቀን ስለማይመረጥለት ወይም ቀን ስለማይገድበው። ሂጄ መገድ ወይ ሂድን ምንገዛባቸው ቀን አሉ። ወደ ገበያም የምንሄድበት ቀኖች አሉ በዚህ አይነት ቀኖችን እንጠቀም

የመጠጥ የመጠጥ ውሃ እንግዲህ ከተለያዩ ቦታዎች ይገኛሉ እንደኔም ከተለያዩ ቦታዎችም የምጠጣው እናገኛለን። ለምሳሌ እንደ ባምቦሃ አብዛኛው ማህበረሰብ በተለይ ከተማው ክፍል። የባምቦሃን ይጠቀማል የባንቧ ማለት ደግሞ ቦይ ኬሚካል የተለያዩ ነገሮችን ተጠቅሞ የምናገኘው የባንባዋ ነው ስንም እንጠቀም። እንደኔም እሱን ተጠቃሚ ነኝ አብዛኛው ማህበረሰብ ክልፍም ክፍልም እንደ ኢትዮጵያ ይሄን ነገር ይጠቀማል እንግዲህ አብዛኛውን ጊዜ ደግሞ ሽጓ የምንለው አለ። እሺግ ውሃ የምንጠቀመው ሆቴል ወይም ግሮሰሪ የተለያዩ ቦታዎች ስንሄድ ይሄን የተፈጥሮን ውሃ የማናገኝበት ቦታ ስንደርስ እሽጉሃን እንጠቀማለን። እንደ ገጠሩ ማህበረሰብ ደግሞ ለምሳሌ የሆነ ኩሬ ወይም ምንጭ የምንለው እንግዲህ እንጃ አማርኛውን አላውቅም ይቅርታ ጋር። በኛ አካባቢ ስም ግን ምንጭ ብለን የምንጠራውን እንጠቀማለን። ምንጭ ማለት ከመሬት የሚፈልቅ ያለ ሰው ሰራሽ በተፈጥሮ ብቻ የምናገኛት ውሃ ናት ምክንያቱም ዝም ብሎ የሃጂዋ የምንለው ማለት ነው። ግን ራሱን በጠበቀ ሁኔታ ከፍቶች የተለያዩ ነገሮች እንስሳዎች በማይደርስበት ሁኔታ እንከብካቤ ተሰጥቶት ያንን እንጠቀማለን። አብዛኛው የገጠሩ ክፍልም ይህን ውሃ ይጠቀማል ምክንያቱም ቀን ተለት የህይወቱን እንትን ለማስኪያድ ወይም የሆነ ነገር ለማድረግ የዚህ አይነት ውሃ እንጠቀማለን። ያው እኔም ተጠቃሚ ነኝ በተለይ የተፈጥሮ የምንጨዋ የምንለው ለሰውነት ለተለያዩ ነገሮች በቃ የተፈጥሮ ይዘቱን ሳይለቅ የምናገኘው ውሃ ነው። ይሄ ውሃ ደግሞ በጣም ለተፈጥሮ ወይም ለሰውነት ለሰው ልጅ በጣም አስፈላጊ እና ጥሩ ነው ብዬ አስባለሁ። እኔም ይሄን ውሃ ተጠቃሚ ነኝ አብዛኛው ማህበረሰብም ይሄን ውሃ ይጠቀማል ያው በተለይ ገጠር አካባቢ የሚገኙት ማህበረሰቦች ይሄን ውሃ የሚጠቀሙ ናቸው

እንግዲህ የምሳ እረፍት እንደማንኛውም ሰው እረፍት አለ ምክንያቱም የምሳ ሰዓት የምንጠቀመው እኛ ከስድስት ሰዓት ጀምሮ ስድስት ሰዓት እስከ ሰባት ሰዓት ወይም ጠዋት ቁርስ ግን አብዛኛውን ሰዓት የምንጠቀመው ከስድስት ሰዓት እስከ ሰባት ሰዓት ባለው የምሳ ሰዓት ነው። ምክንያቱም የምሳ ሰዓት የሆነበት ጊዜ የሆነበት ደግሞ በተለይ በመስሪያ ቤቶች አካባቢ ይህ ጊዜ በጣም የተለመደ ነው። ቶሎ ምሳን ወይም በጊዜ ገደብ መሆኑ አንድ ስራ ቶሎ ለማከናወን ወይም ወይም የሆነ ደንበኛ እንዳይጉላላ ያደርጋል። እኔ እንግዲህ እንደኛ እንደኔ የምጠቀመው አብዛኛውን ጊዜ ወይም ሌላው ማህበረሰብ ስድስት ሰዓት እስከ ሰባት ባለው ይጠቀማል ይሄ የሚጠቀመው በስራ ያለ ሰው ብቻ ነው። ይሄን ሰዓት የሚጠቀመው ኮመን ሰዓቱ ነው የሚጠቀመው። ግን አብዛኛው ጊዜ ደግሞ ለምሳሌ ከቤት ቁጭ የሚሉ ወይም የምሳ ሰአታቸውን የሚያሳልፉበት ጊዜ በፈለጉት ሰዓት ይጠቀማሉ ምክንያቱም ከቤታቸው እስከሆኑ ድረስ ስድስት ሰዓትም አራት ሰዓትም ስምንት ሰዓትም ሊበሉ ይችላሉ። እንደኛ አካባቢ ደግሞ እንደ አብዛኛው እንደ ገጠሩ ማህበረሰብ ደግሞ በራሳቸው ምክንያቱም ስራቸውን በጨረሱ የግል ስራ የሚያስኬዱ ሰዎች ስራቸውን በጨረሱ ሰዓት። ወይም ስራቸውን ያለመጨረስ ስድስት ሰዓት ሳይሞላም ሊሆን ይችላል ሊሆን ይችላል ሰባት ሰዓት ሳይሞላም ሊሆን ይችላል ስምንት ሰዓት ሊሆን ይችላል። የራሳቸው የሰዓት ገደብ አላስቀመጡም በተመቻቸው ሰዓት የሚመገቡበት ሁኔታ አለ። ግን የመንግስት ሰራተኛ የተለያዩ መስሪያ ቤት የሚሰሩት ሰዎች ግን ሰአታቸውን በአግባቡ ወይም በሰአት ስለሚጠቀሙ በሰአት ስለሚሰሩ ከስድስት ሰዓት እስከ ሰባት ሰዓት ምሳቸውን የሚበሉበት ጊዜ እና ምሳቸውን በልተው ወደ ስራ የሚጀምሩበት ሰባት ሰዓት ላይ እስከሆነ ድረስ። ከስድስት ሰዓት እስከ ሰባት ሰዓት የምሳ ሰዓት

እንግዲህ ጠዋት ምን ትበላለህ? ያው እንደኛ ሀገር የተለያዩ ምግቦች አሉ ምክንያቱም በእጁ ከቤቱ የሚያዘጋጅ ሰው አለ ወይም ካፌ ገዝቶ ጠዋት ቁርሱን ወይም የሚመገብ ሰው አለ። እንግዲህ ጠዋት እኔ የምበላው አብዛኛውን ጊዜ የተለያዩ ምግቦች ወይም ዳቦ በሻይ እንደዚህ የተለያዩ እንጀራዎችን ምናምን የምጠቀምበት ሁኔታ አለ። እንደኛ ማህበረሰብ እንግዲህ እንዲህ የሉ ነገሮች የተለመዱ ናቸው ምክንያቱም አብዛኛው ማህበረሰብ የሚጠቀመው ጠዋት ቁርሱን እንጀራ ነው። ምክንያቱም እኛ ሀገር እንጀራ በጣም የተለመደና ሁሌም ቁርስ ምሳም እራትም ቢሆን ሁሌም ማህበረሰቡ ደጋግሞ የሚበላው እንዲህ አይነት ነገር ነው። ከዛም ደግሞ ፓስታ መኮረኒ የተለዩ ነገሮችን እንቁላል ምናምን የሚጠቀምበት ሁኔታ አለ ግን እንደ ሁኔታው ይለያል ይሄን ስል ሁሉም ሰው ይሄን ቁርስ ይጠቀማል ማለት አይደለም። ምክንያቱም አብዛኛው ማህበረሰብ ቁርስ ወይም ፓስታ መኮረንኒ የምንላቸውን ነገሮች በፉፍሪካ የወጡ ወይም በተፈጥሮ የሚገኙ ወተት እንቁላል እነዚህን ነገሮች የሚጠቀም አብዛኛው ማህበረሰብ ትንሽ ነው ማለት ይቻላል። አብዛኛው ማህበረሰብ እንግዲህ እንደራሱ ያኗኗር ዘይቤ ነው የሚኖረው። እንጀራ ቁርስ ሊያደርግ ይችላል ወይም የተለየ ሌላ ነገር ሊያደርግ ይችላል። እንደኛ አካባቢ ግን አብዛኛው ማህበረሰብ ቁርስ የሚጠቀመው እንጀራ ነው። ያው እንጀራም እንግዲህ የተለየ ነገር ሳለን እንጀራ ጋር ተያይዞ ማህበረሰቡ አብዛኛውን ቁርሱን ምሳውን እራቱን ይጠቀማል እኔም ቁርሴን የምጠቀመው አብዛኛው አሁን ጊዜ እንጀራ ነው እንጠቀማለን። እንጀራ ነው የምንጠቀመው

እንግዲህ ዛሬ የአየር ሁኔታው በጣም ሞቃታማም ወይም ቀዝቃዝም አይባልም ጥሩ የአየር ሁኔታ ነው ያለው። ምክንያቱም አየር ሁኔታ በተለይ ያሁን ወቅት አየር ሁኔታው ጥሩ አየር ሁኔታ ያለበት ወይም ሙቃት ወይም ቀዝቃዛ የማንለው እንደ እንግዲህ የአየር ሁኔታ ስንል እንደ አካባቢው ይለያል። ምክንያቱም እንደኛ አካባቢ እንደኛ ሀገር ወይም እንደ ኢትዮጵያ ብዙ አካባቢ የተለያዩ የተፈጥሮ አከማመጥ ወይም የተፈጥሮ ምድሩ የተፈጥሮ ምድሩ የተለያየ ነው ያቀማመጡ ምክንያቱም ቆላማ የምንለው አለ ቀዝቃዛ የምንለው አለ ወይንም ወይናደጋ የምንለው አለ። በጣም ሙቀታማ የበዛ ለምሳሌ እንደ አፋር ክልልል በጣም ሙቀታማ ነው። በአሁኑ ወቅት ምክንያቱም ከተፈጥሮ ጋር ተያይዞ ወይም ሙቀት የሚበዛበት ወቅት ተያይዞ ሙቀታማ ነው ከዛም ደግሞ እንደዚህ በረሃማዎች አሉ። ለምሳሌ በጣም ሙቀት ያልሆኑ እንደ አፋር ክልል ግን መካከለኛ የሆኑ ሙቀታማዎች የሚበዛባቸው አካባቢ አሉ። ደግሞም ደግሞ ለምሳሌ ደብረ ብርሃን ወይም ሰሜኑ ክፍል በጣም ብርዳማ የሚባል አካባቢ ነው። ምክንያቱም ምንም ፀሀይ ቢሆን ምንም የአየር ሁኔታው ቢቀያየር ወይም እኛ በጋ በምንለው ወቅት ቢሆንም በአሁኑ ወቅት ግን የአየሩ ሁኔታ በጣም ሞቀታማ የሚሆንበት ቦታዎች እንዳሉ ሁኖ የአየር ሁኔታ ደግሞ ፀሀይም ቢሆን የተለያዩ አየር ሁኖች ቢሆን የማይሞቅበትና የራሱ አየሩን የማይቀይርበት ሁኔታ አለ። እንደዚ አይነት ነው እንግዲህ ተፈጥሮ ያለ ተፈጥሮ የራሷ የተለያየች የተቀያየች ናት። እና ተፈጥሮ የራሷ የሆነ አያያዝ አላት። ወይም እንግዲህ እንደኛ ሀገር አየር ጠባዩ የሚቀያየርበት አለ። ለምሳሌ በጧት ሲነሱ ቀስቃዛ የሚሆንበት ሁኔታ አለ። ከሰአት ደግሞ ሙቀታማ ወይም ማታ ማታን ደግሞ እንደዚህ ብርዳማ የሆነበት ሁኔታ አለ። ግን አየር ሁኔታው በጣም አሁን ላይ በጣም ጥሩ ሁኔታ አለ። ግን እንደኛ ሀገር እንደ ኢትዮጵያ የተለያዩ አየር ሁኔታዎች ይፈጠራሉ ዝናባማ አለ ንፋሳማ አለ ወይም ሞቃታማ የምንለው የአየር ሁኔታ እንዲህ አይነት ነገሮች ሊከሰቱ ይችላሉ

የምታስታውሰው ጥሩ መምህር አለህ አዎ ምክንያቱም ብዙ አይነት መምህሮች አሉ አስተምረው የማይረሱ እንደ እኔም ሳይሆን እንደ አብዛኛው ማህበረሰቦች ከአይመሮአችን የማይጠፉ ጥሩ ነገር ያደረጉ መምህራኖች አሉ። እነዚህ መምህሮች ደግሞ እንድንታወስበት ወይም እንድናስታውሳቸው የሚያደርገን ነገር ጥሩ የሰሩት ነገር ወይም ጥሩ ያደረጉት ነገር በጣም እስከመቼም የማይረሳ ጥሩ ነገር ያደረጉ መምህራኖች አሉ። ስማቸውንም የምናነሳና ስማቸውንም የምናወድሰውን መሰለኝ እንግዲህ አማርኛ አጠቃቀሜን እንዲህ አይነት መምህራኖች አሉ። ለምሳሌ እንደ እኔ ብዙ አይነት መምህሮች አሉኝ የማልሰራ የማረሳቸው መምህሮች። ምክንያቱም አብዛኛው ማህበሮች የምረሳቸው የማስታውሳቸው መምህሮች ለምሳሌ ማትስ መምህር ወይም ሳይንስ የምንለው መምህር በጣም እኔ የማይረሳኝ መምህር አለ። ምክንያቱም ባህሪው ተማሪዎችን የሚያስረዳበት ሁኔታ ተማሪዎችን የሚያስተምርበት ሁኔታ ተማሪዎች ያን መምህር እንዳይረሱት የሚያደርግበት ነገር አለ። አብዛኛው ማህበረሰብም ወይም አብዛኛው ተማሪ ክፍል እነዚህ አይነት ነገሮች አጋጣሚ አሉ የማይረሳበት እና የአንድ መምህር ወይም ባየበት ሁኔታ እና ስለመምህር የሆነ ነገር ሲወሳ አንዴ እከሌ መምህር እኮ እንደዚህ ነው ተብሎ ስማቸውን በጥሩ ሁኔታ የሚነሳበት ሁኔታ አለ። እንግዲህ ጥሩ መምህሮች እንዳሉ ሁሉ ሌሎችም ስላሉ ጥሩ መምህሮችን ማድነቅ ወይም ጥሩ የሆኑትን እንዲያገኙ ማድረግ አለብን ብዬ አምናለሁ። እኔም እንግዲህ ጥሩ መምህሮችን ማስታወስ ጥሩ መምህር አሉኝ። እኚህ አይነት መምህሮችን ምክንያቱም መንገድ ስሄድ የተለያዩ ቦታ ሳገኛቸው ምናምን ሰላም እላቸዋለሁ ብዙ ነገር እናወራለን ስለነበር ፊት ያሳለፍነው ነገር ምክንያቱም መምህር ጋር ብዙ የሆነ ላይፍ አለ ብዙ የሆነ ግንኙነት ነበረ። ምክንያቱም አንድ ተማሪ የሚማረው ብዙ አመታት ነው ከአንድ መምህር ጋር የሚቆየው ምክንያቱም ከአንድኛ ክፍል እስከ ስምን ከአንደኛ አስከ አምስተኛ ከአንድ እስከ አራት ከአራት እስከ ስምንት። የሚያገኛቸው መምህሮች ቢለያዩም ግን ያንን መምህር ከዛ ከዛ ወይም ከዛ ትምህርት ቤት ከዛ ግቢ ካልለቀቀ ድረስ እስከመጨረሻው የሚገኝበትም ሁኔታ አለ

ጎረቤታችሁን ድምጥ ትሰማለህ አዎ እሰማለሁ። ምክንያቱም ተለያዩ ነገሮች ያወራሉ ከሰው ጋር ሲያደርጉ ምናምን ድምጣቸው ይሰማል ደግሞም እንደኛ ማህበረሰብ የአኗኗር ዘይቤ እንደ ከተማው ስንኖር ምክንያቱም ቤታችን ብዙ አይራራቅም ወይም ብዙ ረቂታ የለውም ቅርብና ቅርብ የምንለው እኛ እንግዲህ የምንጠቀመው ቃል ቅርብና ቅርብት ወይም አጠገብ ለአጠገብ ተብሎ የምንጠገበው የምንጠቀመው ቃል ነው። ማህበረሰቡ የሚኖረው አይኖር ዘይቤ እንደ ከተማህ እንኳን ሲወራ ሲበላ ይሰማኛል። ምክንያቱም በጣም ቅርብ ከመሆኑ አንፃር አንድ አንድ ሰው ያንን ሰው ሲያወራ የዛን ሰው ድምጥ የሚሰማበት እና የዛን ወሬ የዛን ሰውዬ ድምጥ የዛን ሰውዬ የሚያወራውን ነገር የሚሰማበት ሁኔታ አለ። እንደኔም አብዛኛውም ጊዜም ይሰማሉ እንዲህ አይነት ነገሮች ሲያወራ ወይም ሲነጋገር የሚሰማበት ሁኔታ አለ። ምክንያቱም ይሄን የሚደረገው ወይም ቤቱ ከመ ኒኮ ወይም ኢኮ ወይም ማስተዳጋብ ማስቀር ሶሪ ይቅርታ ማስጋባት ወይም ድምጽ ማስጋባት ምናምን የሚለው ቃላት አለ። ይሄ ድምጽ ማስጋባት ደግሞ አንድ ሰው ሲያወራ የዛ ድምጥ የምናስገባበት ሁኔታ ምናምን አለ ይሄን ድምጽ ደግሞ አብዛኛው ማህበረሰብ የሚጠቀመው እና ጎረቤት ላጎረቤት ሆኖ የሚያደርጉት ነገር ነው። በገጠሩ ማህበረሰብ ደግሞ እንዲህ አይነት ነገር አይሰማማም። ምክንያቱም የአንድ የአንድ ማህበረሰብ ቤት ሩቅ ነው። ወይም የአንድ ማህበረሰብ ሩቅና ሩቅ ካልሆንኩበት በስተቀር ወይም በጣም በጩኸት ተጠርቶ ወይም በትልቅ ነገር እንትን ተብሎ ካልሆንክ በስተቀር የሚያወራውን ወይም እሱ የሚያወራውን ወይም ምን የማወራውን የሚሰማበት ጊዜ ወይም የምንሰማበት ሁኔታ የለም። እንደዚህ ነገሮች አብዛኛውን ጊዜ አይፈጠሩም። እኔም እንደዚህ አይነት ነገሮች በአብዛኛው በገጠሩ ማህበረሰብ እንደዚህ አይነት ነገሮች የሉም ብዬ አስባለሁ

ስራዎችን በቅድመ ተከተል ታስቀምጣለህ አዎ ምክንያቱም አብዛኛው ማህበረሰብ እንደዚህ አይነት ነገሮችን ይጠቀማል። እኔም አደርጋለሁ ምክንያቱም ስራዎችን በቅድመ ተከተል ማስቀመጥ የሚጠቅመው ነገር አንድን ስራ በአግባቡ ተሎ ለመጨረስ አንድን ነገር ተሎ ተፈጣሚነት ለማድረግ በጣም ወሳኝ ናቸው። ግን እንደ እንደኛ እንደ ኢትዮጵያ ደግሞ ይህን ነገር የማይቀም በእቅድ ወይም ስራዎችን በእቅድ መከተል የማይሰራ ሰው አለ። ምክንያቱም ጠዋት የሚሰራውን ስራ ማታ ማታ የሚሰራውን ስራ ጠዋት ከሰአት የሚሰራውን ስራ እንዲህ እያደረግን። የማንጠቀም ምክንያቱም አጠቃቀማችን ስራ አጠቃቀማችን የሰዓት አጠቃቀማችን ተጥኖ ያደረገብን እንዴት መጠቀም አለብን? የምንል የማናውቅ ብዙ ሰዎች አለን። ምክንያቱም እንግዲህ ስራዎችን በቅድመ ተከተል አስቀምጠው ያለመስራት ትልቅ ነገሮች አሉ። ትልቅ ችግሮችም አሉት። ምክንያቱም አንድ ሰው ስራውን በቅድመ ተከተል አስቀምጦ የሚሰራ ሰውና ዝም ብሎ እንዳገኘ የሚሰራ ሰው ትልቅ ልዩነት አለው። ምክንያቱም ያነ ሰው በጧት የሚሰራውን በጠዋት ከሰራ ለሚስቱ ሰጥቷል ማለት ነው። አንድ ሰው ደግሞ ጠዋት የማይ ጠዋት መሰራት ያለበትን ማታ ቢሰራው ምክንያቱም ብዙ ነገር ያጣው ነገር ይኖራል። ብዙ ነገር ይጎድለዋል። ምክንያቱም ስራዎችን በቅድመ ተከተል ማስቀመጡ ወይም መስራቱ በጣም ወሳኝ እና ጥሩ ነው ብዬ ነው የማስበው። እንግዲህ ስራችን በቀን መከተል ብንሰራና ብንጠቀም ለውጤታማ ወይም የተነሻለ ነገር ለማድረግ ወሳኝና ጥሩ ነው